እኔ በጎ አድራጎት እንኳን ሰርቼ አላውቅም ብዙ ተሳትፌም አላውቅም። እንደውም ትንሽ አዎ እንትን ለማለት ነው እንጂ ገንዘብ ከመስጠት ውጪ ብዙ ተሳትፎ አላቅም የሆነ ጊዜ ላይ በትምህርት ቤታችን እንግዲህ የበጎ አድራጎት ክበብ። እንዲህ ልጆች እየሰበሰቡ ነበር የተወሰነ ገንዘብ ምናምን እና በዛ በዛ ነው ያው ገንዘብን በመወጣት ምናምን ትንሽ ተሳትፈናል። ግን ሄጄ እንግዲህ እዛ የመሳተፍ እድሉ አልነበረኝም ነበር። ያው ገንዘብ ነበር ያወጣሁት። በዛ ገንዘብ ነው እንግዲህ አስተዋጽኦ ያደረኩት እንጂ ያው የተለያዩ ስራዎችን በማገዝ ደረጃ ያን ያህል ያዋጣሁት ነገር የለም። ግን ያው ከዚህ በኋላ ያው ብችል ብሳተፍ። የተለያዩ ያው ማንን ሰው መርዳት እንግዲህ አስፈላጊ ነገር ነው ሰውን መርዳት ግዴታ ነው። ነገር ስለሆነ ያው ከበጎ አድራጎትም ያው ከፈጣሪም የሚሰጥ ነገር ስለሆነ። ሰዎችን በመርዳት ሰዎችን በማገዝ የብዙ ነገሮችን ማግኘት እንችላለን ብዙ አንድም በረከትም ነው። እናም በዛ በዛም ምክንያት ሰዎችን በማገዝ የተቸገሩትን ባለን ሰው ያለውን የሰጠን ንፉግ ይባልም እና ነው የሚባለው። ባለን ነገር ብንተጋገዝ አንድም ብር ሁለትም ብር ሳንል ያለንን አውጥተን በመስጠት እንትን ማለት እንችላለን። መተጋገዝ ሁላችንም ያው እኔም እንግዲህ እንግዲህ ያስብያለሁ እንግዲህ በዚህ በበጎ አድራጎት አረቡት ለመሳተፍ በገንዘብ ብቻ አይደለም። በስራም ጭምር ነው። ገንዘብ የሌለውም ያው በስራም መገዝ እንዳለበት ሁሉ ያው እኔም ደግሞ ያው በገንዘብ ብቻ ሳይሆን ያው ገንዘብም አስፈላጊ ነው ግን ያው በገንዘብ ብቻ ሳይሆን ያው ባለን ነገር ባለን ሪሶርስ አንድም ጉልበትም አንድ አስተዋጽኦ እንትን ነው። በጉልበት በመተጋገዝ በተለኣየዩ የበጎ አደረጉት ክበቦችን መሳተፍ እፈልጋለሁ። እና ያ በዚያ ጉዳይ ላይ እንግዲህ ሀሳብ አለኝ ማለት ነው።

እኔ የምወደው ጣፋጭ ምግብ እንትን ነው። ይሄ ነው ብዬ ብዙ ናቸው። ቼፕስ የተጠበሰ ድንች ሊሆን ይችላል ሳምቡሳ ሊሆን ይችላል፤ ቻኮሌት ምናምን እነዚህን ነገሮች ያው በጣም ነው የምወዳችሁ እነዚህን ጣፋጭ ምግቦች ኬኮችን ምናምን በጣም ነው የምወዳቸው በጣም ነው ደስ የሚሉኝ እና ያው እነዚህን ነገሮች መመገብ ጥሩ ነውም ጥሩ በመሆኑም ያው ማብዛት ግን ያው የለብልም ምክንያቱም ከጥቅሙ ይልቅ ጉዳቱ ያመዘነን እንግዲህ ከበዛ በዛም ምክንያት እንግዲህ ያው እኔም የምጠቀማቸው እነዚህን ነገሮች በተወሰነ በተወሰነ እኔ ያው በጣም ነው የምወድ ጣፍጭ ግብቦች ናቸው እነዚህን የምወዳቸው እና ያው ግዴታ ስለምወዳቸው በየቀኑ መብላት የለብኝም አንዳንዴ አልፎ አልፎ ያው ለጤናም ሲበዛ ጎጂ ስለሆነ ያው በተወሰነ መልኩ እነዚህን ነገሮች ያው እነዚህ አሁን ለምሳሌ ቺፕስን ብንወስድ አሁን እኔ ቺፕስን ብበላው በጣም ነው የምወደው ግን ያው ቢያንስ በሳምንት አንዴ ሁለቴ ሊሆን ይችላል ቺፕስ የምበላው የተለያየ ቸኮሌቶች ሊሆን ይችላል ቸኮሌት እሱን በጣም ወዳለሁ ግን ያው እሱን እንዲህ ቢያንስ በአሥራ አምስት ቀን አንዴ ምናምን በጣም አራርቄ ጎዳቸው ምክንያቱም ያው እነዚህ ነገሮች ከበዙ ከጥቅማቸው ጉዳታቸው ሚያመዝነው በጣም የተለያየ ለስኳር ልንጋለጥ እንችላለን ለተለያዩ ህመሞች ልንጋለጥ እንችላለን ስለዚህ ያው መቀነስ አለብን በተቻለ መጠን አሁን ሳምቡሳ መውሰድ እንችላለን ሳምቡሳ ቢያንስ እሱንም ያው ያው በቃ በሳምንት አንዴ በሳምንት ሁለቴ ነው እሱንም ሳይበዛ ኬክ እነዚህ ነገሮች ምናምን እነሱም ያው ቢያንስ በሳምንት አንዴ ምናምን ነው እነዚህ ነገሮች የምበላው ያው እነዚህን ነገሮች እንደዚህ እያራራኩኝ ካልሆነ ያው በጣም ይከብዳል ከምግብ ጋር ራሱ አይደለም የምመገባቸው ነገሮች ነገሮች ከበላው ከተወሰነ ሰዓት በኋላ ነው ምክንያቱም ያው መጥፎ ናቸው ጤና ከምግብ በፊት ጭራሽ አይበሉም ያው ምግብ ነው የሚዘጉት ምግብ ስለሚዘጉ ያው ከምግብ በኋላ ምግቤን ከበላው በሗላ ቢያንስ ከአንድ ሰዓት ከሁለት ሰዓት በሗላ አካባቢ ያው እነዚህ ነገሮች እበላለሁ ማለት ነው ያው እንደዛ ነው

አዎ አዎ በተለይ ያው ጥናት ላይ ስሆን ያው እንግዲህ ሰው ልጅ እንግዲህ ያው በስራም በጥናትም ያው እረፍት ማድረግ አለበት የተወሰነ ሰዓት ሰርተሽ የተወሰነ ሰዓት አጥንተሽም ያው ተጠንቶ ያው መተረፍ አለበት ያው የሰሎጅ ማረፍ አለበት ዝም ብሎ ማሽን አይደለም የሰው ዝም ብሎ የሚሰራው በዛ ምክንያት እንግዲህ ያው ማረፍ አለ ብሎ የማረፍ ደም አስፈላጊ ነገር ነው። እኔ የምጠቀም አስተራረፍ አስተራረፍ ምን አይነት ነው የሆነ ፖሞዶርም ይባላል እሱ ምንድነው? ያው ሰላሳ ደቂቃ አጥንቼ እስከ ሰላሳ እስከ ሰላሳ አምስት ደቂቃ አጠናና ከዛ በኋላ ደግሞ ምን አደርጋለሁ ለአምስት ደቂቃ እረፍት እወስዳለሁ። ከዛ ወደዚህ ወደ ጥናት ይመለሳሉ ራሱ እና እንደዚህ ያደረኩት የእረፍት ጊዜን ምወስደው እና በጣም ኢፌክቲቭ ነው። ያው ስታርፊ መንገድ በተለይ ጥናት ላይ ሲኮን ዝም ብሎ አይጠናም ያው በመ ህይወቱ መሰነን አንብበህ የተመሰለ የተመሰለ ሰኔን አጥንተህ ነው። ማስታወቅ አይምሮም ኦርጋናይዝ ያደርጋል የተለያዩ ምዕራፍት እንደሚያገኝ ማሰብ የጀመረ የተለያዩ ነገሮች ለስትራክቸር ብቻ እንደዚህ አደራጃ ለጠናነው ምናምን ነገር እና ያው ለዛ አስፈላጊ ነገር የሚያወስደው ዝም ብለን ግን ያው ምን በስራ ከስራም አንፃር መውሰድ እንችላለን። ያው ይሰሩኝ ዝም ብሎ ያለ እረፍት ከሰራህ ትርፉ በጣም ድካም ነው። ድጋሚ እንዳይሰራ አድርጎ ሌሎች ደግሞ ምክንያቱም በቃ ሊያስጠላው ይችላል በቃ የሆነ ሰው ሳያርፍ ከሰራኩ በቃ የተወሰነ ሰዓት የሆነ ያህል ሰዓት በቃ አሁን በጣም ይደክመዋል ዝግ አይደለም መስራት አይፈልግም ማለት ነው። ስለዚህ በጣም የተሻለ እንዲሆን መስራት